የምትወደው ከተማ የት ነው? ይላል የምትወደው ከተማ አዲስ አበባ ከተማ ባህር ዳር ሀዋሳ እነዚህን ከተሞች በበላይነት እወዳለሁ። ምክንያቱም ህዝብ ብዛት ከተማዋ እንትኗ የከተማ መስመሮች መንገዶቹ በአጠቃላይ ሁኔታዎቹ። ጥሩ ስለሆኑ ከተማ እነዚህን ከተሞች እወዳቸዋለሁ

በበጋ ወቅት ምን ታደርጋለህ? ነው የሚለው በበጋ ወቅት እንግዲህ ፀሀያማ ነው ትንሽ ፀሀያማ ስለሚሆን በበጋ ወቅት በተለይ አርሶ አደር አካባቢ የተለያዩ ጫካዎችን መመንጠር ለጥሩ ለክረምት እርሻና ዘር ለመዝራት ማጽዳት እኛም ደግሞ ስራችንን ይሄ ስራዬን መስራት በአግባቡ ነው

አይ ማለት እንግዲህ ለሆነ ለተለያየ ነገር አይ እንላለን። ወይ እኔ አላየሁም ወይ አልሰማሁም ወይ የሆነ ነገር ሲባል አይ አይ እንላለን። እና እቺ አይ ማለት የሆነች የማይሆን ነገር ለ እንዴት ነው? ሰው ሲጠይቅ እንደዚህ እንደዚህ ነው ተብሎ ሲጠየቅ አይ እንላለን። እና በዛ መንገድ ነው የማውቀው።

ደሞዝ በየትኛው ቀን ታገኛለህ? ነው የሚለው ደሞዝ እንግዲህ ከሃያ አምስት ጀምሮ እስከ ሰላሳ ባሉት ቀናቶች ወር በገባ ሃያ አምስት ጀምሮ እስከ ሰላሳ ባሉት ቀናቶች አገኛለሁኝ ይገባና የተቋሙ እንትን ህግና ደምብ ደሞዝ ከሃያ አምስት እስከ ሰላሳ ባሉት ቀናቶች ውስጥ ይገባል ስለሚል በዛች ከሃያ አምስት ከሰላሳ ባለው ቀናቶች ይገባልኛል እና አገኛለሁ